አዎ ማር እወዳለሁ ማር በጣም ነው የምወደው። እኔ ከልጅነቴ ጀምሮ ማር በጣም እጠቀማለሁ። አሁንም ማር እበላለሁ። ማር በጣም ጠቃሚ ምግብ ነው ብዬ ነው የምወስደው። ጤናም ይጠብቃል ማር የሚበላ ሰው ጠንካራ ነው ጤናማም ጠንካራም ነው የሚሆነው። ስለዚህ ማር ሁሉ ሰው ቢጠቀም ተጠቃሚ ይሆናል ብዬ አስባለሁ። ማር እንደ ልምድም በባህላዊ ለመድኃኒነትም ይጠቀሙታል ለተለያየ ህማማትም ይፈውሳል ተብሎ ይታሰባል። ስለዚህ ማር በጣም ነው የምወደው።

አዎ። የማውቀው አንድ ምሳሌ ለምሳሌ የቆጡን አወርዳለሁ ብላ የብብቷን ጣለች ይባላል። ይሄ ማለት የያዙትን ሳያጠኑ ሌላ ተጨማሪ አገኛለሁ በማለት ሲንጠራሩ በብብቶ የያዙትን ነገር ይጥላሉ እንደማለት ነው። ስለዚህ ይሄ በጣም ገላጭ የሆነ ምሳሌያዊ ንግግር ነው። የተለያዩ የሰውን ፈላጊዎች ወይም በጣም ስግብግብ ለሆኑ ሰዎችን የሚገልጽ ምሳሌ ነው ማለት ይቻላል።

ጺም ማቆየት አልወድም እኔ ተሎ ተሎ ነው የምላጨው ማለት ነው። ምክንያቱም ሲረዝም ያሳክከኛል እኔ ብዙ ማስረዘም አልወድም። በሳምንት ሁለት ጊዜ ሊላጭ ይችላል ወይ? ስለዚህ ሲረዝም ከዛ በላይ ካደገ ግን ያሳክከኛል ጥሩ ደስታ አይሰጠኝም። ስም ጥሩ ስሜት አይሰጠኝም። ስለዚህ እኔ ማቆየት አልወድም።

አዎ ቡና መፍጨት አውቃለሁኝ። ቡና እንዴት እንደሚፈጭ አውቃለሁኝ የቡና ማሽን አለ ቡናው ይቆላል ከተቆላ በኋላ ይፈጫል፤ ተፈጭቶ ወደ ጀበና ነው የሚገባው ማለት ነው። በፈላ ውሃ ላይ ወደ ቡና ይጨምርበታ፤ ከዛ ከፈላ በደንብ ከተፈላ በኋላ ለመጠጣት ይበቃል ማለት ነው። ስለዚህ ቡና እንዴት እንደሚፈጭና መፍጨትም ራሱ ቀላል። ነው እኔም እችልበታለሁ። ያን ያህል ከባድ የሚባል አይደለም ቡና መፍጨት

በቀን ከአንድ እስከ አንድ ተኩል ሊትር ነው የሚጠጣው በቀን ማለት ነው። ይሄ ማለት እንቅስቃሴ ሲኖረኝ ከቤት ወጥቼ እንዲሁም የመንቃሳቃስ ከሆነ ነው። ቤት ውስጥ ከሆነ ግን አንድ ሌትርም ላይጨርስ ይችላል ወይ ከአንድ ሌትር በታች ነው የምትጠቀመው ማለት ነው? ውሃ መጠጣት በጣም ጠቃሚ ነው ለጤና ጠቃሚ ነው ይላሉ ሀኪሞች። እንዲሁም ጥሩ ውጤት ነው የምናገኝለት ውሃ ስንጠጣ ሰውነታችን ብዙ ነገሮችን ይስተካከላሉ

ወደ ስራ የምለብሰው ጊዜ የሱፍ ልብስ ነው ሙሉ ልብስ ማለት ነው። ነገር ግን ከስራ ውጪ ሲሆን ያው ቅለል ያሉ ሰብሶችን መልበስ አዘወትራለሁኝ። ስራ ላይ የምውል ከሆነ ግን የቢሮ ልብስ አለኝ እሱን ነው የምለብሰው። ሸሚዝ እንዲሁም ኮት ሆኖ ከዛ ከታች የጭርቅ ስሬ ወይ ደግሞ ከእሱ ጋር የሚሄድ የራሱ የሱፉ ስሬ ይኖረዋል ማለት ነው። ከዛም ቆዳ ጫማ ነው። የምጫማው ስለዚህ የስራ ልብስ ሲባል ፕሮቶኮል የጠበቀ አለባበስን እከተላለሁ ማለት ነው

አዎ ልብስ በእጄ አጥባለሁ አንዳንዴ መብራት ሲጠፋ እና ማሽኑ መስራት ሳይችል። በእጄ ነው የማጥበው በእጄ ማጠብ በደንብ ነው የማጸዳው በእጅ ማጠብ ጥሩ ነው። ልብስ በደንብ ነው የሚያጸዳው በጅ የሚያጥብ ሰው ልብሱን በደንብ ያጸዳዋል። ከማሽን የተሻለ ያጸዳል። ነገር ግን አድካሚ ነው በእጅ ማጠብ በርግጥ ነው አድካሚ ነው። ስለዚህ እኔ አጥባለሁ አዎ። ማሽን ሳይኖር ያው በእጄ ነው የማጥበው

የምጠቀምባቸው የቤት እቃዎች እንደ ድስት ማለትም ወጥ የምንይዝበት ድስት እንዲሁም ጠረጴዛ የሚግብ ጠረጴዛ ተለብዬ ፍሪጅ እና ሌሎች እንደ ሹኳ የመሰሉ ቢላዋ እነዚህ የቤት እቃዎች ናቸው። ቤት ውስጥ የምንጠቀምባቸው ለምግብ ማቅረብ ምግብ ለመስራት የምንጠቀምባቸው ናቸው። እና ሁልጊዜ እነዚህ መጠቀም ግድ ነው የሚሆነው ምክንያቱም ቤት ስራ ካለ የቤት ውስጥ እቃዎችን እንጠቀማለን ማለት ነው

ቺቃ ሲሰማ ብዙ ጊዜ የማደርገው እረፍት ማለት ነው አረፍ ብዬ ራሴ መተኛት እወዳለሁኝ። ስተኛ ይወጣልኛል በዛም ሰውነቴም ያርፋል። ራሴም ከጭንቀቴ ትንሽ ተንፈስ የማለት ሁኔታዎች አሉ። እንዲሁም የሚያስጨንቁኝ ነገሮች ለሰው በመንገር ወይ ደግሞ ሀሳቤ ለሰው በማካፈልም የማርፍበት ሁኔታ አለ። ስለዚህ ጭንቀቴ ለብቻዬ ይዤ ዝም የሚል ሰው አይደለሁም። ለሰዎቹ ለቅርብ ጓደኞች ወይ ቤተሰቦች የመካፈል እና ከእነሱ ጋር ሀሳቡ የማጋራት ልምድ አለኝ።

ደሞዜ ብዙ ጊዜ የማገኘው ከሃያ ሰባት እስከ ሃያ ዘጠኝ ባሉ ሁለት ቀናቶች ውስጥ ነው። ሃያ ሰባት ሃያ ስምንት እና ሃያ ዘጠኝ ባሉ ቀናት። ደሞዜ እወስዳለሁኝ ይህ የተለመደው ቀን ነው ከዛ ብዙም አይዘልም። በዚህኛው ቀን ደሞዜ የማገኝበት ቀን ነው ማለት ነው። ድንገት አንዳንዴ በተለያዩ ምክንያቶች እስከ ሰላሳ ሊደርስ ይችል ይሆናል። ነገር ግን ወደ ታች ወደ ሃያ ስድስት አይወርድም ከሃያ ሰባት በኋላ ባሉ ቀናቶች ነው። ደሞዜ ሊመጣ ሊደርስልኝ የሚችለው

አዎ የማስታውሰው ጥሩ መሞር አለ መምህር ለአኬ የሚባል ድሮ ያስተማረኝ ማለት ነው። መምህር ላቀ በጣም ጥሩ ሰው ነው ጥሩ መካሪ ነው እንደ መምህር ብቻም ሳይሆን። የወላጅ ምክርም ተክቶ ይመክራል ብዙ ወደ ቁም ነገር እንድትደርስ መንገድ የሚያሳይ ነበር። ስለዚህ እስካሁንም አረሳዉም። የልጅነትም የትማረ ነው የትማሪ ጥፋተኝነትን ችሎ መክሮና ገስፆ የሚያልፍ አስተማሪ ነበር። በጣም የምወደው ነው

አዎ መተግበሪያዎቹን አወርዳለሁ ወይ መተግበሪያዎቹ ለተለያዩ ነገሮች ሊሰራበት መተግበሪያዎችን አወርዳለሁ። ምክንያቱም አሁን የቴክኖሎጂ ዘመን መተግበሪያዎቹ እንደ አንድ የስራ መሳለጫ ተግባሮች ናቸው ለዚህ ለማን? ቪዲዮ ለማየት እንዲሁም ሙዚቃን ለማዳመጥ የተለያዩ በተግባሪያዎችን ማውረድ ግድ ይላል። እንዲሁም የተለያዩ ጌሞችን ለመጫወት እና ብዙ ነገሮችን ዶክመንት ለመያዝ መተግበሪያዎችን ማውረድ ግድ ነው የሚሆነው። ስለዚህ ሁሉ ሰው መተግበሪያዎችን ያወርዳል ይጠቀማል በዚህ ቴክኖሎጂ ዘመን ዝም ብሎ ያለመተግበሪያ የሚሰራ ነገር አይደለም ማለት ነው

እኔ ብዙ ጊዜ የምጽፈው በብእር ነው በብእር መጻፍ ነው የምመርጠው። ምክንያቱም እርሳስ ብዙም አያደምቅም ሁለት ይጠፋልም የጻፍከውን የመጥፋት ባህሪ አለው። ስለዚህ የምጽፈው በብእር ነው በብእር መጻፍ አይጠፋም እንዲሁም ለብዙ ጊዜ ይቆያል ማለት ነው። ስለዚህ አስተማማኝ የሆነ በብእር መጽሐፍ ነው የምመርጠው። እኔ ብዙ ጊዜም የኔ ጽሁፎች የሚይዘው በብእር ነው

ዜና በመስመር ላይ አላነብም እኔ ብዙ ጊዜ ይሄን ያህል ጊዜም የለኝም ዜና የማነብበት ማለት ነው። ዜና አንዳንዴ ሳልፍ በመስመር ላይ አያለውኝ። ነገር ግን ያን ያህል ትኩረት ሰጥቼ የማነበው መስመር ላይ የማነብ የማንበብ አይደለሁም። ስለዚህ ብዙ ጊዜ ትኩረት አልሰጠውም ማለት ነው። መስመር ላይ የሚተላለፍ ዜናዎች ብዙ ጊዜ ትኩረት አልሰጣቸውም

አዎ ሌሎችን አበራታታለሁኝ። ምክንያቱም ሌሎችን የማበራታታበት ምክንያት አንዳንዴ ሰዎች ምክር በማጣት ወይ ደግሞ ድጋፍ ባለ ማግኘታቸው ብዙ ነገሮችን ያመልጥባቸዋል ስለዚህ ከነዛ አንዳንድ ጥቅሞች ለማግኘት እንዲያገኙ አበራታችኋለሁኝ ማለት ነው። ያን ያገኙትን ጥቅም ባልሆነ ምክንያት እንዳያጡትም እመክራለሁኝ ማለት ነው። ስለዚህ ሰዎች በሚሰሩት ስራ በርትተው እንዲሰሩ አባራታታለሁኝ። ይሄ የኔ የህይወት ተሞክሮ ነው።

አዎ በፍጥነት መተየብ እችላለሁ ወይ በፍጥነት የምተይው ምክንያቱም እኔ የኮምፒውተር ባለሙያ ነኝ። ስለዚህ በፍጥነት መተየብ እችላለሁኝ እጽፋለሁኝ ስለዚህ በፍጥነት መተየብ ቀላል አይደለም ብዙ ጊዜ ይፈጃል ያው ልምድ ከሌለህ አስቸጋሪ ነው የሚሆነው። ነገር ግን እጽፋለሁኝ እተይባለሁኝ ማለት ነው። ስለዚህ ብዙም የሚከብደኝ ነገር አይደለሁም። ነገር ግን በጣም ፈጣን ነኝ ማለቴ ግን አይደለም።

ጠዋት የማደርገው ነገር ያለፈውን ቀን የተሰሩ እና ያላለቁ ነገሮች ካሉ እነሱን እጨርሳለሁኝ ከዛም የእለቱን ስራ አስተካክላለሁኝ ማለት ነው። ነገር ግን ያደረ ድንገት ሳያልቅ ያደረ ስራዎች ከነበሩ እነሱን ቅድሚያ ሰጥቼ እጨርሳለሁኝ። ከዛ የእለቱን ስራ ቅድሚያ መሰጠት የሚገባቸው ነገሮችን አስተካክላለሁኝ ማለት ነው። ስለዚህ በጠዋት ገብቼ የእለቱን ስራዬ በጠዋቱን እጀምራለሁኝ ማለት ነው

አዎ የደንብኛ እርካታ ማለት በጣም ጥሩ ነገር ነው። ስራ በደንብ እንዲሰራ ያረግሃል ደንበኛ ረክቶ ስታይ ከደንበኛ ጥሩ ፈገግታ ወይም ደግሞ ምስገና ሲመጣልህ ጥሩ የሆነ ስሜት ይሰማሃል። ስለዚህ ይሄን ለሚመለከተው አካል አሳውቃለሁኝ ማለት ነው። የደንበኞች ረክተው እንደሄዱ እንዲሁም በስራቸው በተሰጣቸው አገልግሎት አመስግነው እንዲሄድና ጥሩ ነገር እንደተሰራ አሳውቃለሁኝ ማለት ነው። ይሄ የእለት እለት ስራችን ነው ሚሆነው ማለት ነው

አዎ ልብሶቼ በስራአት የተቀመጡ ናቸው ምክንያቱም እኔ የቢሮ ሰራተኛ ነኝ። የቢሮ ሰራተኛ ደግሞ ልብሶቹ ተዘርክርኮ መቀመጥ የለባቸውም። በስርዓት መቀመጥ መቻል አለባቸው ምክንያቱም በየቀኑ ወደ ስራ ነው የሚወጣው። የተዝረከረከ ነገር ከሆነ ግን ለስራም ጥሩ አይደለም። ስለዚህ እንደ የስራ ፕሮቶኮል ፕሮቶኮል የጠበቀ ብስራአት የተቀመጠ ልብሶችም ሊኖሩት ይገባል።

የአካባቢ ገበያ የተረጋጋ ነው የአካባቢያችን ገበያ ትንሽ ወጣ ያለ ነው። ነገር ግን ሁሉ ነገር ብዙም ውድ የሚባል ነገር አይደለም ተመጣጣኝ የሆነ አገልግሎት የሚገኝበት ገበያ ነው። ሁሉም ነገርም ማግኘት ይቻላል ከትንሹ ነገር ከገጠር የሚገቡትም ይሁን ከተማ ውስጥ የሚሰሩ አገልግሎቶችም ማግኘት ይቻላል። ስለዚህ አካባቢያችን ለገበያው የተረጋጋ ነው ማለት ይቻላል። ብዙም የሚከብድ ነገር አይደለም ለመኖር።

አዎ ስልጠናዎችን እወስዳለሁ ስልጠናዎች የምወስድባቸው ምክንያቶች በስራዬ ላይ ወይም በሙያዬ ላይ የተሻለ ብቃት እንዲኖረኝ ነው። ስለዚህ ለሙያዬ ደጋፊ የሆኑ ስልጠናዎችን በየጊዜው እወስዳለሁኝ ማለት ነው። ከስራ ባልደረባወቼ ጋር ሆኜ ስልጠናዎችን እወስዳለሁኝ። ስልጠናዎችን የምወስደው የተሻለ ሙያ ብቃት እንዲኖረኝ የተሻለ እውቀት እንዲኖረኝ በተለይ ቴክኖሎጂ ላይ ስልጠናዎችን ካልወሰድክ የተሻለ ነገርን ካልያዝክ ባልበት ቆሞ የሚቆይ ነገር አይደለም።

አዎ የቤት እንስሳ አለኝ የቤት እንስሳ የሚባሉት እንደ ውሻ ድመት የመሳሰሉት ናቸው። ስለዚህ ሌሎች የእንስሳ ምንላቸው እንደ ላም በሬና በግ ፍየል አህያና በቅሎ የመሳሰልቱም የብልት እንስሳ ነው የምንላቸው ነገር ግን እኔ ከተማ ነዋሪ ነኝና እነዛ ታላላቅ የቤት እንስሳቶች የለኝም ነገር ግን የቤት ውሻና ድመት አሉኝ ማለት ነው። እኔ ያሳደኳቸው ከእኔ ጋር የሚኖሩት

አዎ መሰላሰል አደርጋለሁ ምክንያቱም ከላሰላሰሉ ከላሰቡ ስራ መስራት አስቸጋሪ ነው ሚሆነው ምክንያቱ ያልሆነ ተግባርም ልትፈጽም ትችላለህ ስለዚህ ሁል ጊዜ ታስቦበት የሚሰራ ስራ ውጤታማ ይሆናል ማለት ነው። ታስቦበት የሚነገር ነገር ውጤታማ ይሆናል ወይም ጥሩ ነገር ነው የሚሆነው ማለት ነው። ነገር ግን ሳያሰላስሉ ወይም ደግሞ ሳያስቡ የሚፈጽሙት ነገር ወይም የሚናገሩት ነገር ከሆነ ውጤቱ ጥሩ አይሆንም ማለት ነው። ስለዚህ እንደ ሰው ማሰናሰል ግድ ነው ይሄ ነው

አዎ ጊዜ በትክክል አስተዳድራለሁኝ ጊዜ በጣም ነው የማስተዳድረው ምክንያቱ ጊዜ የማስተዳድርበት ምክንያት ጊዜ ተመልሶ የምታገኘው ነገር አይደለም። ስለዚህ የጊዜ ከጧት እስከ ማታ ባለው ማለትም እስከ እንቅልፍ ሰዓት ባለው ጊዜ በትክክል ለመጠቀም እሞክራለሁኝ ማለት ነው። ከፋፍዬ። እጠቀመዋለሁኝ እንዲሁም የእንቅልፍ ሳአቴን በአግባቡ እጠቀማለሁኝ። ይህ የእኔ የጊዜ አጠቃቀም ስርዓት ነው። ከዚህ ውጪ ከሄድኩኝ ነገሮችን ሊበላሹ ይችላሉ ምክንያቱም ውጤታማ ላልሆን ይችላሉ። በስራዬ ላይ ስለዚህ የኔ ጊዜ አጠቃቀም ከጧት እስከ ማታ ባለው በደንብ የተከፋፈለና የማስተዳደረው ጊዜ ነው ያለኝ ማለት ነው

ማታ የምንመገበው ብዙ ጊዜ ከአንድ ሰዓት እስከ አንድ ተኩል ባለው ነው የምመገበው። ከዛ አንዳንዴም ሊመሽ ይችላል። ምን ያላችሁ ስራ ካለኝ እስከ ሁለት ሰዓትም ሊቆይ ይችላሉኝ። ነገር ግን አብዛኛው ጊዜ በ ከአንድ ሰዓት እስከ አንድ ሰዓት ተኩል ባለው የእራት ሰዓት ወይ የምግብ ሰዓት ነው ብለን ነው የምንይዘው። ከዛ ውጪ አልፎ አልፎም ማለት በጊዜ ልበላ እችላለሁኝ በተለይ ውጪ በልቼ ምግባ ከሆነ። ገና አስራ ሁለት ሰዓት ራቴ በልቼ ልገባ እችላለሁ ማለት ነው። ስለዚህ ይሄ የኔ ልምድ ነው ማለት ነው

እኔ መስኮት ነው ከፍቼ አልተውም መስኮት ብዙ ጊዜ ዘግቼ ነው የምሄደው ማለት ነው። መስኮት ከፍቶ መሄድ ለብዙ ነገሮችን ያጋልጣል ሌባ ሊገባ ይችላል። እንዲሁም በዛ ንፈስ ገብቶም ንብረቶቹን ወይ ደግሞ ሌሎች ነገሮችን ሊያበላሽ ይችላል ማለት ነው። ስለዚህ ሁል ጊዜ መስኮቶችን ከቢሮ ስንወጣ መዘጋት መቻል አለባቸው። እኔ ክፍት አድርጌ መሄድ አልወድም ሁል ጊዜም ዘግቼ ነው የምወጣው ማለት ነው

አዎ የተበላሽን ነገር ማስተካከል እችላለሁ የተባላችሁን ነገር ማለት በተለያየ ምክንያት ሊበላሽ ይችላል። ነገር ግን ቀላል ጥገና ተደርጎለት የቀላል የመስተካከል ነገሮችን ተደርጎለት ወደ ስራ ሊገባ ይችላል እንደገና ደግሞ ጥቅም ሊሰጥ ይችላል። ስለዚህ ሁሉ ነገር ተበላሸ ማለት ታበቃ ማለት አይደለም። እንደገና ጥቅም ላይ ሊውል የሚችል ነብሮቹም ብዙ ናቸው ስለዚህ የተበላሸ ነገር ማስተካከል እችላለሁ። መጠገን እችላለሁ እንዲሁም ራሴ የሚሰራው ነገርም ከሆነ ራሴ መስራት ይቻላል ወይ ማለት ነው

መብራት ሲቆረጥ፥ አንደኛ ሌላ የመብራት የማገኝበት ዘዴ መተካት ነው። ለምሳሌ እንደ ሸማ ሻማ እና ሌሎች የመብራት ባትሪ እና ሌሎችን መብራት የሚሰጡን ነገሮችን መተካት ነው። ሁለት፥ ያ የተፈጠረው ችግር ከምን እንደሆነ ማወቅ ነው። ለባለሞያ ማሳወቅ እና እንደገና ደግሞ ጥገና እንዲደረግለት ለሚመለከተው አካል መልእክቱን ማስተላለፍ ነው የሚሆነው ማለት ነው። ስለዚህ ይህ መብራት ሲቋረጥ የምናደርገው የሁል ጊዜ ተግባር ነው።